ሾርባ ትወዳለህ የሚል ነገር አለ ያው ከመጀመሪያ መጀመር ደስ ይለኛል እና መጀመሪያ ምንድነው? ሾርባ ምንድነው የሚል ነገር ማንሳት እፈልጋለሁ ሾርባ ምንድነው? ሾርባስ ለምን ለምን ይጠቅመናል ምንስ ለማድረግ ያገለግለናል የሚለውን ነገር ማንሳት እፈልጋለሁ ምንድነው? ሾርባ ምን አይነት ምግብ ነው የሚለውን ነገር ሳነሳ በመጀመሪያ ሾርባ ለተለያየ አገልግሎት የሚውል ለሰውነታችን ጤና የሚጠቅም ነገር ነው። ሾርባ ከምን ይሰራል ከገብስ ሊሰራ ይችላል ከስንዴ ሊሰራ ይችላል ከተለያዩ የእጽዋት የአትክልት ዝርያዎች ሊሰራ ይችላል ይሄ ሾርባ ማለት ነው። ሾርባ ደግሞ ሰበታችን ጠቃሚ የዘረ ነገሮችን ምግቦችን በውስጡ ሊይዝ ይችላል። እና ሾርባ በሚገባ እወዳለሁ በሚገባ ያስደስተኛል የተለያየ ጊዜ የመጠጣት እድሉ ነበረኝ። እንደውም ከአሳሙሳ የሚባል ምግብ አለና ከሱጋ ደግሞ ሾርባ በጣም ልዩ የሆነ ቃና አለው። ያ ደስ የሚል ሾርባ ደግሞ ለሰውነታችን በጣም ትልቅ ጥቅም አለው ማለት ነው። እና ይሄን ሾርባ በመጠቀም በጣም የተሻሉ ነገሮችን ለሰውነቴ እንትን ለአለም ማለት ነው። እና ብዙ ጊዜ ምንድነው ሾርባ ሾርባ እንጠቀማለን በተለያየ ሁኔታ ውስጥ እንጠቀማለን ይሄ ደግሞ ለእኛ በጣም አጠቃሚ ነገር ነው። እና ደግሞ ብዙ ጊዜ የሆድ ድርቀት ይኖርባቸው ይችላል ሰዎች እነኚህ የሆድ ድርቀት ያለባቸው ወይም ደግሞ ሌሎች ኬዝ ያለባቸው ሰዎች ይህንን ሾርባ ማጠቀም ራሳቸውን ከበሽታ የሚከላከሉበት መንገድ አለ ራሳቸውን የሚጠብቁበት መንገድ አለ። እና ዋናው ነገር ደግሞ ይሄ ነው ብዬ አስባለሁ እንደ አጠቃላይ ሾርባ እወዳለሁ በሚገባ መጣ ያስረስተኛል የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና ያው በአጠቃላይ ሾርባ የሚጠላ ሰው ብዙ ይኖራል ብዬ አላስብም አብዛኞቻችን ሾርባ እንወዳለን ያስደስተናልም እና ብዙ ሾርባ በሚገባ እወዳለሁ። እጠቀማለሁም ቤትም ከቤተሰብ ጋር ስጠጣው በጣም ልዩ ቃና አለው። በተለይ ይሄንን መንገድ ደግሞ እንደሚሰራ እናውቃለን እና በቂቤ ምናምን ሲሆን ደግሞ በጣም የሚጣፍጥ አለ ሾርቫ ማለት ነው። እና በብርድ ጊዜ ደግሞ ስንጠጣው በጣም ሰውነታችን ሙቀት ሰውነታችን ድርቀት ካለበት ያንን ለማን እንትን ለማለት ለማነቃቃት እንደው ደግሞ ብዙ ጊዜ ጾም ጾመን ብዙ ጊዜ ሾርባ የምንጠጣ ሰዎች አሉ። እና እነኛም ደግሞ ከዛ አንፃር ሆዳቸው አደጋ እንዳይደርስ ያንን ሹርዋ ወጣት ሰውነታቸው ዘና እንዲህ ያደርጋሉ እና በተለያየ መንገድ ሾርባ እወዳለሁ ማለት ነው። አንድ ግለሰብ ሾርባ የሚገባው እወዳለሁ ያስደስተኛል እና ብዙ ነገሮች አሉ በሾርባ ጋር ተያይዞ ማለት ነው። እና ሾርባ እንደው ነገር የለም ሾርባም የሚገባ እወዳለሁ የሚለውን ነገር ማሳተፍ እፈልጋለሁ። ሾርባም ደግሞ ለአንድ ሰው ልጅ በተሻለ አቅም መሙግብ ውስጥ ቢያገኘው የተሻለ ጥቂት ይጠቀምበታል በተሻለ ነገር የሚያገኝበታል ብዬ አስባለሁ። በጣም ብዙ ነገሮች መልካም ነገሮችን ማሳት እንችላለን እንደዛውም ደግሞ አስቸጋሪ ነገሮች ሊኖሩ ይችላሉ። ከገንዘብ አንፃር ከኢኮኖሚ አንፃር እንደዚህ ነገሮችን ማድረግ የማይችሉ ሰዎች ይኖራሉ ነገር ግን በተቻለ አቅም ሾርባ የምንጠቀም ለሰውነታችን ለራሳችንም ጤናችንን እንጠብቃለን። ራሳችንንም ዘና እንደርጋለን አንዳንዴ ደግሞ ለመጎብነት እንጠቀማለን። በአጠቃላይ ግን ሾርቧ እወዳለሁ የሚለው